በቀዝቃዛ አየር ሁኔታ ውስጥ መሆን ትወዳለህ የሚለው ጥያቄ መሆን? እወዳለሁኝ ብዙ ጊዜ እንዳልኩት ቀዝቃዛ አየር በጣም ይመቸኛል ክረምት ነው ለዚህም የሚመቸኝ ማለት ነው። ግን ያው ብዙዎቹ ይሄንን አይፈልጉትም እኔ ግን ቀዝቃዛን አየር እጅግ በጣም የምወደው ነው የሚሆነው ማለት ነው። ምክንያቱም የሆነ ስነልቦናዊ እረፍት ይሰጠኛል።

የምወደው መጠጥ ለስላሳ መጠጥ ነው። በተለይ ለስላሳ ሲባል ነኝ ሜሪንዳ እና ኮካ ነገሮችን በጣም እወዳለሁ። ሌላ ቢራ እንዲሁም ደግሞ ሌሎች ነገሮች ብዙ አይመቸኝም ምክንያቱም ጨንጓራ ስለሚያመኝ ከጨንጓራ የተያዘ ችግር ስላለብኝ እሱ ብዙ የሚመቸኝ አይደለም። ግን ያንኑን መጠጡን ለስላሳውን በጣም ነው የምወደው